እኔ ማስታውሳቸው በጣም ልዩ ልዩ የሆኑ በዓላቶችን አሉ በጣም በሚገርመው ነገር ለምሳሌ መጀመሪያ በጣም የማስታውሰው በህይወቴ በጣም ደስ የሚለኝ በዓል ያው የልደት በዓል ነው። የልደት በዓል ያው አለም አቀፍ የሚከበር በጣም ትልቅ በዓል ነው። እና ይሄንን በዓል ምንድነው? ጌታችን ኢየሱስ ክርስቶስ የተወለደበት እኛ ደግሞ እንግዲህ ከ የነበርንበት የሞት እስራት ልንላቀቅበተ የምንችል እድል የተፈጠረበት ነው። ስለዚህ ይሄንን በጣም እጅግ አድርጌ የማስታውሰውም ምወደውም በዓል ነው ማለት ነው። ከዛ ቀጥሎ በጣም ደስ የሚለኝ እና ማስታውሰው በዓል ከልጅነቴ ጀምሮ ደግሞ እንደገና ምን አለ መሰላችሁ ያለ መሰላችሁ የጥምቀት በዓል ነው። ጥምቀት ደግሞ በጣም እጅግ ደስ ይላል። እና ይህንን ደግሞ በጣም የምወደው ማስታውሰው በዓል አለ። ከዛ በኋላ ሆሳዕና አለ። ከዛ በኋላ ቀጥሎ በአርብ ስቅለት ወይም የስቅለት በዓል አለ። እሱን በጣም እወደዋለሁ አስታውሰዋለሁ። ፋሲካ ወይ ደግሞ የትንሳኤ በዓል አለ። እሱም ማስታውሰው እና የምወደው አይነት በዓል ነው። ከዛ ቀጥሎ ደግሞ በጣም የምወደው በዓል የእርገት በዓል አለ በራቅሊጦስ ስለ ሐዋርያ መንፈስ ቅዱስ የወረደበትን በዓል አሸንዳ እንዲሁ ደግሞ ደብረታቦርን አዲስ አመትን መስቀል ደግሞ ለየት ባለ መልኩ ማለት ነው። እነዚህ እነዚህ በዓላቶችን በጣም ኢንጆይ የማደርጋቸው በጣም የምዝናናባቸው ደስ የሚሉኝ በሀሴት የሚሞሉ በዓላቶች ስለሆኑ እነሱን አስታውሳለሁ። ሌሎቻቸውም ያው እርግጠኛ ነኝ ኢትዮጵያ ያለ ሰው ሁሉ እንደዚህ አይነት በዓላቶችን ያስታውሳል ይወዳል። እና እኔ እነዚህ በዓላታችን አስታውሳለሁ ማለት ነው። በዓል ማስታወስ ያው ልዩ የሆነ ስሜት ይፈጥራል። በተለይ ከቤተሰብ ስታሳልፍ አለባበሱ ምግቡ ሃይማኖቱ ሃይማኖታዊ ይዞታው ቦታው ራሱ ሁሉ እያንዳንዱ በጣም እጅግ ደስ የሚል ነገር አለው። እና ስለዚህ በዓላቶችን በዚህ ሁኔታ ማስታውሳቸው ብዙ በዓላቶች አሉ ማለት ነው

አዎ በስራ ጊዜ እረፍት አደርጋለሁ እንደየስራው አይነት ነው። በጣም የኔ ትኩረት የሚፈልግ ለረጅም ጊዜ ሰዓት። የኔ ትኩረት የሚፈልግ ከሆነ ያ ግድ እስከሚጨርስ ድረስ ልታገስ እችላለሁኝ ካልሆነ መሃል ላይ እረፍት ማድረግ ካለብኝ እረፍት ማድረግ የግድ አደርጋለሁ። ወደኋላ አልልም ማለት ነው። ስለዚህ እረፍ በጣም እጅግ ወሳኝ ነው እረፍት ካላደረግን ደግሞ ያለን ትኩረት ማድረግ ሀሳባችን መሰብሰብ። ስራችን ላይ ውጤታማ መሆንም ፍሬያማ መሆን ላይ እየቀነሰ ስለሚሄድ። የግድ ትኩረት ለማድረግ ደግሞ በየጊዜው እረፍት ማድረግ አለብን። ቢያነስ በየሰላሳ ደቂቃ በየአንድ ሰዓት። በየጊዜው በየጊዜው እረፍት እያደረገ ራሳችንን እያነቃቃ ራሳችንን እያዝናናን ብንሄድ ወይ የተማር የሆነ ስራ እንሰራበታለን የተሻለ ህይወት እንድንመራ ያደርግናል። እና ስለዚህ እኔ እረፍት እጠቀማለሁኝ። ለአምስት ደቂቃ ሊሆን ይችላል አስር ደቂቃ ሊሆን ይችላል ለግማሽ ሰዓት ሊሆን ይችላል። እንደየሁኔታው እንደየስራው ስራው አይነት። እንደዚህ እረፍት አደርጋለሁ እረፍት የሚያደርግበት ጊዜ ነው። አንዳንዴ ነገሮች እሰራለሁ ቪዲዮዎችን ማኔጅ ሊሆን ይችላል። ከሰዎች ጋር ማውራት ሊሆን ይችላል እሱ። እንቅስቃሴ ሊሆን ይችላል ሰውነት እንቅስቃሴ ማድረግ ሊሆን ይችላል የተለያዩ ነገሮችን እጠቀማለሁ ማለት ነው።

በእኛ ባህል እንግዲህ ሰርግ የሚከናወነው በጣም ለየት ባለ ሁኔታ ነው እንዴት ነው የሚሆነው? መጀመሪያ አንድ ወንድና አንድ ሴት ያው ግድ አለው እና የሆነ ምንድነው የሚደረገው ገጠር ላይ አካባቢ በተለይ እኔ ባደኩበት አካባቢ ምን ይደረጋል? መሰላችሁ አንድ ሁለት ነገር ነው ሁለት በተለያየ አለ በድሮ ዘመን ያው አስካሁንም ያለ ወላጆች ራሳቸውን የሌላ ሰው ልጅ ወይ ደግሞ ወንድ ነው የሚጠይቀው ስለዚህ የወንድየው የባልየው ወይ ደግሞ የወንዱ ቤተሰብ ወይ አባት ወይ ቤተሰብ ይጠይቃሉ ወደ ሴትየዋ ቤተሰብ ሄደው ይጠይቃሉ ልጃቸውን ለልጃችን ስጡን ብለው ይጠይቃሉ ማለት ነው። ሁለተኛ ነገር ደግሞ ልጅቷና ልጅቱ ወንዱና ሴቱ የሚጋበት ማለት ነው። እነሱም ይተዋወቅና እየተቀራረቡ ከዛ ከተቀራረቡ በኋላ እንዲጋቡ ይወስኑና ከዛ በኋላ ለቤተሰቦቻቸው ይነግራሉ ቤተሰቦቻቸው ደግሞ ምን ያደርጋሉ? የወንድ ቤተሰብ ወደ ሴቷ ቤተሰብ ሄዶ እንዲጠይቁ ያደርጋሉ ማለት ነው። ስለዚህ ይህንን ሲጠይቁ ያው እነሱ ደግሞ ይፈቅዱላችኋል ይህንን የመጀመሪያ ደረጃ ነው። ከዛ በኋላ መሃል ላይ ያው መጠያየቅ አለ መቀራረብ አለ። ለሰርግ ደግሞ ያው የቀን ቀጠሮ ይይዛሉ። ከዛ በኋላ የቀን ቀጠሮ ከተያዘ በኋላ ደግሞ ምን ይደረጋል? ድግስ ይደረጋል ማለት ነው። ከዛ በኋላ ድግሱ በሁለት መንገድ ሊሆን ይችላል እኛ በቤተክርስቲያን ስርዓት በሃይማኖታዊ ስርዓት ሊጋቡ ይችላሉ ይሄን ብዙ ጊዜ የሃይማኖታችን አባቶቻችንን የሃይማኖታችንም እንዲህ ደግሞ እንደዛ እንዲህ እናድርግ ያግዘናል ያስተምረናል ማለት ነው። ከዛ ውጪ በባህላዊ መንገድ ደግሞ ምንድነው የሚሆነው? ሰርግ ይደረጋል ወይ ድግስ ይደረጋል ያው እዛ ያሉ አካባቢ ያሉ ሰዎችን ይጠራሉ። ቤተሰብ ይጠራል ከሩቅም ያለ ከቅርም ያለ ይሰበሰባል። ከተሰበሰበ በኋላ ጭፈራ ይኖራል ምግብ ይኖራል። ከዛ በኋላ ደግሞ የሚሰጠው ብርም አለ ለወንዱ ወንዱ ያው ልብስ ምናምን እያልን ነገር ገዝቶ ይመጣል። ለምሽሪት ለምሽሪቷ ከዛ ምሽራው ደግሞ ይሸለማል እዛ ቤት ውስጥ ስለ ሸለማት ስለ ሸለምካት ልጅ ስለወሰድካት ተብሎ ይሰጣል ማለት ነው። ከዛ በኋላ ያው እንደዚህ አይነት ሰርግ ወደ ከ ወንዱ ከቤቱ መጥቶ ወደ ሴቷ ቤት ድግስ ተደርጎ ከዛ በኋላ ከዛ ይዟት ወደ ቤቱ ይሄዳል እና ቤቱ ደግሞ እንደገና ሁለተኛ ድግስ ይደረጋል። እኛ ሀገር እንግዲህ እንደዚህ በልኩ ነው የሚደረገው። አሁን አሁን ዘመናዊ የሆነ እየመጣ ያለ ነገር ደግሞ ምን አለ? ዝም ብሎ በአንድ ቀን ብቻ ሄዶ ማምጣት አይነት አለ። የድሮ የነበረ ባህላዊ ግን እንደዛ ነው በጣም ነበረ ደግሞ እጅግ ደስ የሚለው ማለት ነው።

በዚ ቅዳሜና በዚ ቅዳሜና እሁድ ማደርገው ስራ ምንድነው? እቅድ አወጣለው። ከዛ በኋላ ደሞ ዩቲዩብም ስላለኝ ቪዲዮ ቀርጻለው እለቃለው። እንዲውም ቤተሰብ ጋር ቤተክርስቲያን ጋ እሄዳለውኝ ከጓደኞቼ ከቤተሰቦቻችን ጋ እጫውታለውኝ በየሰዓትም እንደየሁኔታው እነዚ ነገሮች አደርጋለው። ያው እንግዲ ያለኝ የኢኮኖሚ አቅም ትንሽም ስለሆነ እሱን በደንብ እንዲያድግ ያው እንግዲህ አንዳንድ ስራዎችን በትርፍ ሰዓት አሰራበታለሁኝ ማለት ነው። ለክ እንደዚ

አዎ ኮምፒውተር በደንብ በደንብ ነው መጠቀም የምችለው በደንብ ማለት ነው። ወደ አስር አመት ገደማ አልፌያለሁ ኮምፒውተር መጠቀም ከጀመርኩኝ። ስለዚህ ያለ ኮምፒውተር እንደውም እንዴት መስራት እንደምንችልም አላውቅም። ስለዚህ ኮምፒውተር በደንብ ነው የምችለው። በደንብ እሰራለሁ ወይ በደንብ እጠቀማለሁኝ ለቀጣይም በኮምፒውተር ላይ ያው እንግዲህ ብዙ ነገሮችን ስፔሻላይዝ ማድረግ የምፈልግባቸው ነገሮች አሉ

አዎ የስልክ ካሜራ ነው የምጠቀመው እንደውም ዩቲዩብ አለኝ እዛ ላይ ምለቃቸው ቪዲዮዎችን የተለያየ የተለያዩ በይነመረቦች የምጠቀመው ያው በስልክ ካሜራ ነው ምቀርጸው ማለት ነው። ከዛን ቀርጼ አጋራለሁኝ እሰራለሁኝ ለፎቶ ለማንሳት ቪዲዮ ለመቅረጽ የምጠቀምበት የስልክ ካሜራ ነው ይሄንን ነው የምትጠቀመው ቴክኖ ስልክ ጥራት የጠበቀ የካሜራ ያለው ስልክም ነው የምጠቀመው ማለት ነው።

አዲስ ቴክኖሎጂ መጠቀም በጣም ነው ደስ የሚለኝ። ምክንያቱም አዲስ ነገር ሲመጣ ያንን እውቀቱ ካለህ ብዙ ነገሮችን ገንዘብ ልትሰራበት ትችላለህ አንተም ራስህን መንገዱ ወዴት እየሄደ እንደሆነ መገንዘብ ትችልበታለህ እና ስለዚህ እኔ በደንብ ነው ምወደው አዲስ ነገሮችን አዲስ ቴክኖሎጂን መማር በጣም እጅግ አድርጌ እወዳለሁ ለቀጣይም በየጊዜው የሚመጡ ነገሮችን በደንብ መማርም ማወቅም መጓዝም መጠቀምም ነው የምፈልገው ማለት ነው።

ዛሬ እኔ ጋር ያለ የአየርን ሁኔታው በጣም ደስ ይላል ቀዝቀዝ ያለ ነው። ደግሞ የአየር ሁኔታው ቅዝቀዝ ያለ ሆኖ ያው ደመናማ ነው ያለ። ብዙም ፀሀይ የለም። ያው እንግዲህ ትንሽ ልብስ ወፈር ያለ ልብስ አድርጌ ነው ያለሁት ወይ ደግሞ እምውለው ማለት ነው። እና ትንሽ ደስ ይላል። ማታና ጠዋት አካባቢ ትንሽ ይበርዳል። ቀን ላይ ግን ደስ ይላል ቆንጆ ነው ማለት ነው።

አዎ እህል መፍጨት በደንብ አውቃለሁ እዛ ነው ያደግኩት ገጠር ስለሆነ ያደግኩት እህል እንዴት እንደሚፈጭ። እናቶቻችን ያው እንግዲህ እየፈጩ እህል እየፈጩ ያየኋቸው በአይኔ ነው ያደኩት እና እሱን በደንብ በደንብ አድርጌ ነው የማውቀው። በራሴም ሞክሬ አውቃለሁ። ስለዚህ እህል መፍጨት ማወቅ ብቻ ሳይሆን ክህሎትም አለኝ ማለት ነው። ሞክሬው አውቃለሁ።

ወደ ሱቅ ከመሄዴ በፊት ያው ዝርዝር እጽፋለሁ አንዳንድ ጊዜ ብዙ ከሆነ እጽፋለሁ ትንሽዬ ነገር ከሆነ ግን አልጽፍም። ስለዚህ መጻፍ ግን ምን ይረዳል እንዳንረሳ ትኩረት አድርገን የሄድንበትን አለማ አሳክተን እንድንመጣ ይረዳል። እና መጻፍ ጥሩ ነገር ነው ብዬ አስባለሁ። በተለይ በመርሳት ላይ በመርሳት የሚቸገሩ ሰዎች ይኖራሉ። እና ለነሱ ብሎ በጣም እጅግ አስፈላጊ ነገር ስለሆነ። ዝርዝር ብንጽፍ በጣም እጅግ ጥሩ ነው ልናሳካውም እንችላለን። ወይን ደግሞ ላንረሳው የፈለግንበት አላማ አሳክተን እንድንመለስ ይረዳናል። እኔ ግን ብዙም ጊዜ አልጽፍም። ትንሽ የሆነ ነገር ስለምገዛ ትንሽ ነገር በቃሌ ይዤ እሄዳለሁ እሱ ደግሞ አልረሳም ማለት ነው

የምወደው አይነት ጫማ ምን መሰላችሁ? የጥቁር ሆኖ እንደዚህ ሌዘር ወይ ደሞ ከቆዳ የተሰራ የቆዳ ጫማ ነው የምወደው ከሱፍ ጋር ሱፍ ስለሆነ የምወደው ከሱፍ ጋር የምለው ሰው እሱን ነው የአጥብቄ የምወደው በደንብ የምወደው ማለት ነው። ደግሞ ያው ሌሎችም ያው እንደ ያው እንደ አዲዳስ እወድሃለሁ ሌሊቻቸውም እወዳለሁ ስኬቸርም እወዳለሁ።